እሺ ቀዝቃዛ አየር ሁኔታ ትወዳለህ ወይ ይላል? ቀዝቃዛ የአየር ሁኔታ እኔ አልወድም። ቀዝቃዛ የአየር ሁኔታ ለኔ ጥሩ ስሜት አይደለም። በጣም ቀዝቃዛ ቦቶች ራሱ እንዴት ነው በጣም ነው የሚቸገረው። ቅዝቃዜ ባለበት ሰዓት እንደውም አሁን አሁን ራሱ ሰሞኑን በጣም ቀዝቃዜ አየር ንብረት ነው ያለው ጠዋት እና ማታ ላይ። እና በዚህ ሰዓት በጣም እቸገራለሁ። ልብሶችን በመደራረብ እንደዛ አርፍጄ በመነሳት ምናምን ነው ይሄን ቅዝቃዜ የማሳልፈው። በጣም ብርድ ነው ሰሞኑን እንደውም በጣም ብርድ ነው። ሌሊትም በጣም ይበርዳል። ጠዋትም በጣም ይበርዳል በተለይ ጠዋት ላይ አጠባብ ላይ ሀይለኛ ቅዝቃዜ ነው ያለው። ማታም እንደዛው ከሁለት ሰዓት በኋላ እንደዚህ ሙቀት ይሆናል ያ ብርዱ ይነሳል እና ቅዝቃዜ እኔ ድህ አልውድም ደስ አይለኝም። ምክንያቱም ቅዝቃዛ አየር ንብረት ከነካኝ ራሱ ከፍተኛ ሳል ያስነሳብኛል። በጣም አሁን ቅዝቃዜ ቦታ ላይ ዝም ብዬ ከወጣሁ ብርድ ብርድ ነው የሚለኝ ወይም የሆነ ብርድ ብርድ ለኛ ውስጤን ደግሞ ሳል ያሰለኝ እየሮጠ ባህይለኛው ከዛ ወደ እመም ጤና ክሌም ስለሚጥለኝ ቀዝቃዛ አየር ሁኔታን አልመርጥም። በተፎጥሮየ እነዚህን ቅዝቃዜዎች ቦታችን በጥንቃቂ ነው የማሳልፋቸው። በተለያየ ቅዝቃዜ መከላከያዎችንም እጠቀም ብርድ ላ የተለያዩ ልብሶችንም በመጠቀም እንደዛ እያረኩ ነው የማሳልፈው። ቅዝቃዜ ነው የምጠለው አይደለም ለጤናዬ ሁሉ ጠንቅል ስለሆነብኝ ማለት ነው። እና በዚህ ምክንያት አልወድም የቅዝቃዜ አየር ሁኔታ ማለት ነው።

እሺ የጎረቤት ድምጽ ትሰማለህ ይላል? አዎ የጎረቤቶቻችን ድምጦች ለእኛ ይሰማሉ። የሚሰሙበትም ምክንያት ከ ከእኛ ካለንበት እና የእነሱ የቤታቸው የተያያዘ ነው ቤታችን እንደዚህ ግድግዳና ግድግዳ የተላጠቀ ነው። እና የነሱ የሚያወሩት ወሬ ለኛ ይደርሰናል። ይኸው ምን እንደሚወያዩ አንዳንዴ ምን እንደሚሉ ባልና ሚስቶችም ቤተሰቦችም እንዳሉ ልጆችም ምን ሲሉም ድምፃቸው እኛ ጋር ይደርሳል ማለት ነው። በተለይ ይሄ የሚሆነው ጠዋትና ማታ ማታ ላይ በጣም ከፍተኛ የድምጥ ነው የሚሰማኝ እኛ ጋር የሚደርሰው በተለይ የጨለማውም ሁኔታ ተደምሮ ነው መሰል ከፍተኛ የድምጽ ሁኔታ ይደርሳል። እኛ ጋ ጠዋትም ልጆች ሲነቁ የነሱ ልጆች ሲብላሉም ሲንጫጩም ምን ሲሉም እኛ ጋር ይደርሳል። ይደርሳል ድምፃቸውን እንሰማለን። ቀን ላይ ነው ጸጥ የሚለው ጸጥ ረጭ የሚለው ሁሎችም ልጆችም ወደ ትምህርት ቤት ይሄዳሉ። ቤተሰቦችም አባወራውም ወደ ስራ ቦታ ይሄዳል። እማዋራዋ ብቻ ናት እቤት የምትውለው። ማታም ደግሞ እንደዚሁ ሁሎችም ሲመለሱ የድምጽ እኛ ጋር ይመጣል። የሚያወሩት የሚወያዩት ምን የሚሉት እኛ ጋር ድምፃቸው ይሰማል ማለት ነው። ይኸው ጎረቤት ሲሆን ማናቸውም ቦታ የሚያጋጥም የሚሆን የሚደርስ ስለሆነ ነው። ያው ድምጣቸው እኛ ጋር የሚደርሰው ማለት ነው። ይሄ ግዴታዬን ቦታው ርቀት ነው። የምወስነው አሁን ላይ ደግሞ ያለው የቤት ጥግግቶች ስላለ አንዱ በአንዱ ጀርባ ስለሆነ የሚወራው ይሰማል ማለት ነው። ቤተሰብ በተለይ የቤተሰብ አባል ልጅ ካለ ባልና ሚስት ካለ ከፍተኛ የድምጽ ሁኔታ ተንጸባርቆ እኛ ጋር ይደርሳል ማለት ነው።

ወደ ስራ ምን ልብስ ትለብሳለህ ለሚለው ወደ ስራ ምለብሳቸው ልብሶች አሉ ራሳቸውን የሰራ ልብሶች አሉኝ። ወደ ስራ ስገባ ሙሉ እንደዚህ ከግጥም ያለ ከታች እስክል እንደሆነ ሱሪ ከላይ ደግሞ እንደዚህ ኮፍያ ያለው የምሰራበት የጉልበት ስራ ስለሆነ። ደረጀት ያለ ልብስ ነው ለብሼ ወደ ስራ የምገባው። አብዛኛው ነው የምለብሳቸው ልብሶች ይኸው ወፈር ያሉና ደረጃት ያሉ ናቸው። ለተለያዩ አቧሮችን እና ቆሻሻዎችን እንዲከላከሉልኝ በጣም ስለሚፈልግ እነሱን መርጬ ነው የምጠቀመው። የጉልበት ስራ ላይ አብዛኛው የምትጠቀመው። እነዚህ ጂ ጂንስ ሱሪዎች እነዚህ ከላይ ደሙ እነዚህ ባለ ኮፍያ ሙሉ የሆኑ ልብሶችን ነው የምጠቀመው። በብዛት ማለት ነው።

ግጭቶችን ማስተካከል ትችላለህ? አዎ ብዙ ጊዜ አስተካክዬ አውቃለሁ። አሁን ቅርብ ጊዜ። አስታካክዬ አውቃለሁ በተለይ ግጭቶች። ይፈጠራሉ በተለይ ፍቅረኛሞች ላይ እኔም ፍቅረኛ አለችኝ ብዙ ጊዜ ተጣልተናል። ብዙ ጊዜ አስተካክያለሁ። እንደውም በተለይ አሁን መስከረም ላይ ከፍተኛ ደረጃ ላይ የሚደርስ ጠብ። ደረስን ተጋጨን ተጣላን። ብዙ የማያግባቡ ሀሳቦች ላይ ነበርን። የዛን ችግር መንጥሬ በግድ አገኘሁ ያን አግኝቼ ደግሞ ከተለያየ መረጃዎች ሰማሁ። ያን ከሰማው በኋላ ደግሞ ከእሷ ጋር ደግሞ ለማስተካከል ብል ብደክም ብለፋ ሁለት ሩር ዋጋ አስከፍሎኛል። ከሁለት ወር በኋላ ያንን ግጭት ለማስተካከል ሞከርኩ ደከምኩ። በጣም ተስፋ ሳልቆርጥ ነው። ሁለት ወር ከምናምን ላይ ወደ መስተካከል ደረሰ። መስተካከል ደረሰ ያንን ችግር አሁን ተቀርፎ ተፈቶ በአንድ ሌላ ነው ያለው ተስተካክሎ ችግሮች ማለት ነው። እና ግጭት በጣም ከባድ ነው። ግጭትን ለመፍታት ደግሞ ያው መታገስ ያስፈልጋል። በዛ ቦታ ላይ ሆነህ ራስህን ዝቅ አድርገህ መገኘት አለብህ። የሰዎችንም ሀሳብም መቀበል አለብህ። የራስህ እንኳን ትክክል ቢሆን ሰዎችን የነሱ ስህተትም ቢሆን የነሱን ተቀብለህ እንደገና መክረህ ገስጠህ ነው ወደ አንተ ህይወት ልታስገባ የምትችለው። እና በዛ መንገድ ነው ብዙ ጊዜ ታግዬ ታግዬ ማስታገስ የቻልኩት። ጓደኞቼም እንደዛ የኔ ጓደኞቼ አሉ ይጋጫሉ። ይሄ የወንድ ጓደኛዬ አለ ከፍቅረኛው ጋር እንደዚህ ብዙ ጊዜ ይጋጫል። እሷም ታውቀኛለች ይኸው ከዛ ወደ እኔ ትደውላለች ሲጋጩ ወይ እንደዚህ እንደዚህ እኮ ተፈጠረ እንደዚህ እንደዚህ ምን ይሻላል ትለኛለች። ከዛ ያንን ልጁ ጋር በቃ ተረጋጊ ችግር የለውም ልጁን እኔ አዋራለሁ። ብዬ እንትን እላለው ከዛ በቃ ከእሱ ጋር ያለውን ነገር አወራለሁ መጀመሪያ ያለውን ነገር ይነግረኛል። ከዛ ድክመቱ ምንድነው? ምንድነው? ብዬ ከእሷ ጋር ያለውም ሀሳብ ትነግረኛለች። ከዛ በቃ ይሄ የሚያጠፋውን አካል በቃ እንደዚህ እንደዚህ ይሄ ጥሩ ጥሩ አይደለም። ይሄ እንደዚህ እንደዚህ ከዛ አኳያ አስተካክል ከዛ አኳያ አስተካክይ። ብዬ ወደ አንድ ወደ ፍቅር ወደ ሆነው ቦታ መልሼ አውቃለሁ ብዙ ጊዜ ብዙ ጊዜ መልሼ አውቃለሁ። እና ግጭቶች ብዙ ጊዜ ፈትቼ አውቃለሁ በጣም ነው ደስተኛ ምሆነው። ችግሮችን ከፈቷቸው በኋላ እና የትልቅ ሀሳብ ጽንሰ ሀሳብ ነው የመጣው። በእውነት ነው የምለው። ሚገርም መጠይቅ ነው ይሄ። እና እንደዚሁ የላ ደግሞ እንደዛ ጎረቤት ላይ ተጣልተው እንደዚህ እና በቀላል ነገር ነው የተጣሉት። በልጅ እና በልጅ ተጣሉ ተጣልተው እህቶች እንደዚህ ለምን ትያለሽ? እንደዚህ ለምን ትያለሽ? ተብሎ በዛ ቤተሰብ ጋር ደረሰ። ከዛ ቤተሰቦች ግኛ አይ እንደዚህ እንደዛ ነገር እኮ እነሱ ልጆች በአንድ ነው የሚውሉት እናንተ ለምን? ልጆችን ጥሩ ነገር ነው ማስተማር ያለባቸው ብለን እነሱን ደግሞ አስታርቄ አውቃለሁ። ልጅ አውቃለሁ። እና ብዙ ጊዜ ይሄንን ተግባር ላይ እውያለሁ ማለት ነው።